እውነት ለመናገር እስካሁን የመዋቢያ እቃዎችን ብዙ ጊዜ ተጠቅሜ አላውቅም። አንዳንዴ የመዋቢያ እቃዎችን ልጠቀም እችላለሁ በተለያዩ አጋጣሚዎች ግን ብዙ ጊዜ አላዘወትርም። ምክንያቱም በናቹራል ወይም በተፈጥሮ የተሰጠኝን ውበት በጽዳት በመያዝ ራሴን እጠብቃለሁ እንጂ የተለያዩ የመዋቢያ እቃዎችን ተጠቅሜ ራሴን ለማስዋብና ራሴን ውብ ለማድረግ። አልጠቀምም።

አዎ በሚገባ የአካል ብቃት እንቅስቃሴ አደርጋለሁ። ቀን በቀን ከሁለት ሰዓት በላይ የአካል ብቃት እንቅስቃሴ አደርጋለሁ። ጂም ቤት እሄዳለሁ በቀን ከሁለት ሰዓት በላይ ጂም አሳልፋለሁ ስለዚህ። የተለያዩ ስፖርታዊ ሁነቶችን በቀን ከሁለት ሰዓት በላይ እሰራለሁ። እና እራሴን በስፖርት ጤንነቴን እጠብቃለሁ ማለት ነው።